እሺ ይሄ ጥያቄ መልካም የሆነ ጥያቄ ነው ጥያቄው ምንድነው የሚለው በእጅህ መጻፍ ትወዳለህ ይላል። ያው በእጅ መጻፍ አለመውደድ አይቻልም። ምክንያቱም የምንጽፈው ጽሁፋችንን የምናስቀምጠው በእጃችን ነው። ይሄ ደግሞ በቃ ግዴታ መጻፍ ስላለበት እንጽፋለን ማለት ነው

እሺ ማብሰል ትችላለህ ይላል? ማብሰል መቻል ግዴታ ነው ብዬ አምናለሁ። በተለይ ለሰው ልጆችና ምግብ ለመመገብ ግዴታ ማብሰል አለባቸው። ስለዚህ ማብሰል ሳንወድ በግድ የምንችለው ነውና። ማብሰል አለብን ያው ለሰው ልጆች ምግብ አብስሎ መመገብ። ማብሰል ብለን ስንል ስለ ምግብ ነው የምናነሳው። እና ምግብ ደግሞ ማብሰል አለብን መብሰልም አለበት። ስለዚህ እኔ ማብሰል እችላለሁ ማለት ነው ከሚችሉት መሃል እመደባለሁ